ኮፍያ ማድረግ ትወዳለህ ወይ? ኮፍያ ማድረግ አልወድም ፀጉር ይመልጣል። ሙቀት ይፈጥራል አስፈላጊ ሙቀት ስለሚፈጥር ኮፍያ ማድረግ አልወድም። በአጠቃላይ ሙቀትና ስለሚጨምር ኮፍያ ማድረግ አልወድም። ስለዚህ ኮፍያ ለብሼም አድርጌ ማላውቀው

ሌሎችን መርዳት ትወዳለህ? አዎ አዎ ሌሎቹን መርዳት በጣም እወዳለሁ። አቅሜ በፈቀደው መልኩ እ ሀሳብም ይሁን በገንዘብም። በአልባሳትም ሌሎች በምመለከተው ነገር ሁሉ አቅሜ የሚፈቅደውን ሁሉ መርዳት እወዳለሁ። ለምሳሌ እርዳታ ሲባል በምግብ ሊሆን ይችላል በአልባሳት ሊሆን ይችላል በምክር ሊሆን ይችላል። በሚኖረኝ በምችለው መልኩ እረዳለሁኝ። እና በአጠቃላይ ሌሎችን መርዳት እጅግ በጣም ያስደስተኛል እወዳለሁ።

የምትወዱት ምግብ ምንድነው? እንደ አጠቃላይ እንደ ቤተሰብ ከሆነ የምንወደው ምግብ ስጋ ነው። ስለዚህ ሽሮም የአይነትም አትክልትም ጥራጥሬም የተለያዩ ነገሮችን እንወዳለን ስለዚህ በአብዛኛው አዘውትረን የምንመገበው አትክልት ያለበት እና እንደዚሁም ሽሮ ነው። ስለዚህ በጣም ተወዳጅ ምግብ የምንለው እኛ የምንወደው ምግብ ስጋ ቢሆንም በብዙ ጊዜ ስለማናገኝ የምናገኘውን ሽሮውን በአብዛኛው አዘውትረን እንጠቀምላለን።

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት እወዳለሁ። በተለይ እነኚህ ታሪካዊ ቦታዎች የተፈጥሮ መስህብ ያላቸውን የተለያዩ ነገሮች እነ እንስሳትን፣ የዱር አራዊትን ሊሆን ይችላል የተለያየ ወደ መዝናኛ ለጉብኝት በሄድኩበት ሰዓት አካባቢ ፎቶዎችን አያለሁኝ። አነሳለሁ። ስለዝህ ፎቶ ማንሳት በጣም ሆቢየ ነው። በአጠቃላይ ፎቶ ማንሳት እወዳለሁ።

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው ጠዋት ላይ በጣም ቀዝቃዛ ነው አሁን ሞቃት ነው በተለይ ፀሀያማና ሞቃታማ አካባቢ ነው እንዲሁም ሞቃታማ አየር ነው ያለው። ዛሬ ስለዚህ እንደ ደጋማ አካባቢ ከመሆኑም አንፃር ጠዋት በጣም ጠዋትና ማታ በጣም ይበርዳል። ቀን ላይ ደግሞ ትንሽ ይሞቃል። ስለዚህ የዛሬው አጠቃላይ የሙቀት መጠን በጣም ሞቃታማ የሚባል ነው።

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን የማጸዳው በቀን አንዴ ነው። በቀን አንድ ጊዜ አጸዳለሁኝ። እቃዎችን ሌሎችን እንደዚህ መገልገያ እቃዎችን በስርዓት አስቀምጣለሁኝ። ጽዳት የሚባለው ነገር ግን በቀን አንድ ጊዜ አጸዳለሁ። ከዛ ባለፈ እቃዎችን የተዘበራረቀ ወይ ደሞ ተበታትኖ ያለ እቃ በስርዓት ማስቀመጥ ነው እንጂ ጽዳት አንድ ጊዜ ብቻ ነው።

ምን አዲስ ነገር መማር ትፈልጋለህ? ብዙ አዲስ ነገር መማር እፈልጋለሁ። በተለይ ከ መረጃ ጋር የተያዙ ነገሮች በሙያዬም የያዙ ነገሮችን መማር እፈልጋለሁኝ። ስለዚህ አንዳንድ በሙሉ የምማራቸው ነገሮች ይኖራሉ የምፈልጋቸው ነገሮች ላሉ መንጃ ፍቃድ ሊሆን ይችላል ሽፍርና ሊሆን ይችላል ኔትወርኪንግ ሊሆን ይችላል። የተለያዩ- ካሜራማን መሆን ይችላል የተለያዩ ነገሮችን መማር እፈልጋለሁ። በጣም ብዙ ቴክኖሎጂ ነክ የሆኑ ነገሮችን በአብዛኞቹ መማር እፈልጋለሁ።

መንዳት ትችላለህ? አዎ መንዳት አልችልም። ሳይክልም ሞተርም መኪናም የተለያየ ተሽከርካሪ ነገር የሆኑ ነኮችም መንዳት አልችልም። ስለዚህ ሹፌር ስላልሆንኩኝ ወይም ደግሞ ስልጠናም ወይም ደግሞ ሙያው ስለሌለኝ ስላልተማርኳቸው መንዳት አልችልም። ስለዚህም መንዳት የሚችሉት ሹፌር ነክ ነገሮችን ደግሞ የሚሽከረከሩ ነገሮችን መንዳት አልችልም።

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ምን ታደርጋለህ ለሚለው። በአብዛኛው ማታ ከስራ በኋላ የማደርገው ትንሽ እረፍት ወስጄ ወይም ደግሞ ደከም ካለኝም ከክ ሻወር ወስጄ አረፍ ማለት ነው። ከዛም በኋላ የተለያዩ መጽሐፍቶችን ዜናዎችን ቲልቪው ፊልሞችን ምናምኖችን አያለሁ እና ከዛ በመቀጠል ከቤተሰብ ጋር የተወሰነ ሰዓት እጫወታለሁኝ። ከዛ ባለፈ አረፍ ወደ መኝታ ቤቴ ሄጄ ማረፍ ነው።

የድርጅቱን ባህል ትወደዋለህ? አወ እወደዋለሁደግሞ አንዳንድ ነገር ራስን ለመፈተሽ ራስን ለማወቅ የሚያደርጉት አንዳንድ ውስጣዊ ጥያቄዎች በጣም ዉስጥን ያፅናናሉ ደስ ይላሉ ራስን ለማወቅ ያገለግላል። ስለዚህ የድርጅቱን ባህል ወይም ደግሞ አንዳንድ ነገር እንትን የምታደርጉት ደስ ይላል ይመቸኛል።

ጠዋት ወይስ ማታ ሰው ነህ? የጠዋት ጧት ሰው ነኝ ብዙ ጊዜ ማታ ማታ ማምሸት ብዙም አይመቸኝም ስለዚህ ማታ በጊዜ ነው የምገባው። ጧት ጧት ግን በሌሊት ከዘጠኝ ሰዓት በኋላ ብዙ ጊዜ አለው። ስለዚህ ጠዋት ጠዋት ነገሮችን ስራ የምሰራው ወይም ደግሞ ልሰራ የማቅደው ጠዋት ነው። ማታ ላይ ብዙም ስለማላመሽ የማታ ላይ ብዙ ጊዜ ስለ ደክሞኝም ስለምገባ ለስራ ወይም ደግሞ የተለያየ እቅድ ብዙ ማታ አላቅድም። ስለዚህ ብዙ ጊዜ የምሰራቸው ስራዎች ከጠዋት ከዘጠኝ ሰዓት ጀምሮ እስከ ማታ ባሉት ሰዓት እሰራለሁ። ስለዚህ በአጠቃላይ የጠዋት ሰው ነኝ።

ሽማግሌዎችን እንዴት ታከብራለህ? እጅግ በጣም አከብራለሁ። ለምሳሌ ከመቀመጫ በመልቀቅ ሊሆን ይችላል፣ መንገድ ቅድሚያ በመስጠት ሊሆን ይችላል፣ ምግብ በቀላሉ መቅረብ ሊሆን ይችላል፣ በችግራቸው በመስጠጋት ሊሆን ይችላል፣ ወይም ደግሞ ለእነሱ መስጠት ይችላል፣ በመታዘዝ ሊሆን ይችላል የሚፈልጉትን ነገር የችግራቸውን በማቅረብ ሊሆን ይችላል፣ በሌሎች ምንም ከዚህ ባለፈ በጣም በብዙ ነገር እንቅርባለን። ለምሳሌ በጣም ያቃታቸው ከሆነ ልብስ በማልበስ ልሆን ይችላል። ምግብ በመመገብ ሊሆን ይችላል። ሌሎችንም በማድረግ ሽማግሌዎችን አግዛለሁ። ስለዚህ ሽማግሌዎችን የማግዝበት ብዙ መንገድ አለ። ያ ምንድነው? ለምሳሌ ትራንስፖርት ከለላቸው ትራንስፖርት በአቅመ ልክ በመስጠት ሊሆን ይችላል፣ የማያውቁት አካባቢ ከሆነ መንገድ በማመልከት ሊሆን ይችላል፣ የሚፈልጉት ቦታ ላይም በማድረስም ሊሆን ይችላል። ሌሎቹንም በማድረግ ሽማግሌዎችን ከምችለው በላይ ማገዝ ደስ ይለኛል፣ አግዛለሁ።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? በአብዛኛው እኔ የምመርጠው በውጭ መሆን ነው በቤት ውስጥ ብዙ አልቀመጥም። የማታ ውጭ ቤት አብዛኛውን አሁን በቤት ውስጥ መቀመጥ ብዙ አይመቸኝም። አልምድም የለኝም ምኖረው በአብዛኛው ቤት ውስጥ ለመመገብ እና ከዛ በኋላ ወጪ ነው የምኖረው። ምጠቀመጠው ስለዚህ ስራ ቢኖረኝም ባይኖረኝም። ከቤት ውስጥ ወጥቼ ከጓደኞች ጋር የተለያዩ መዝናኛ ቦታዎች በእንቅስቃሴ አሳልፋለሁኝ። ስለዚህ በአብዛኛው የምኖረው ወይም በቤት ውስጥ ውጪ በቤት ውጪ ነው። በቤት ውስጥ ብዙም ምቾት አይሰጠኝም ስለዚህ። እኔ በውጭ የማሳልፈው በአብዛኛው ቤት ውስጥ ላለመሆን ነው

ማደንዘዝ ትወዳለህ አልወድም ማደንዘዝ እንዲደርስብኝም ለሰዎች ግን ምን ላደርስ አልፈልግም። ማደንዘዝ የሚለውን ብዙም አይመቸኝም ምክንያቱም ሌሎችን ማታለል ማፍዘዝ። ማጭበርበር እንደሚል ማለት ነው። ስለዚህ ይሄንን ነገር ደግሞ በሃይማኖቴም በህሊናዬም አይፈቅድልኝም። ስለዚህም ማደንዘዝ ዝምልና አልወድም።

የምትወደው መጠጥ ምንድ ነው? የምወደው መጠጥ በአብዛኛው የሀገር በቀል መጠጦችን ነው። ጠላ፥ አረቄ፥ ፎርፌ የመሳሰሉትን ነገር ፎርፌ እወዳለሁኝ። እኔ ቃሪቦ የሚባሉትንም እንደዚሁ ጨምሬ እጠጣለሁኝ። ዘመናዊ መጠጥ ያን ያክል ብዙም አይመቸኝም። አቅም ዋጋቸውም በጣም ውድ ከመሆኑ አንፃር እነሱን አልመርጥም። የሀገር ቤት አሁን በአብዛኛው ጠላና አረቄ ብዙ ጊዜ እጠጣለሁኝ። ስለዚህ እነኚህን መጠጦች ይመቹናል።

በምን ትመገባለህ? በምን ትመገባለህ ለሚለው እንደ ምግቡ ሁኔታ ይወሰናል። አንደ መኮረኒ ፓስታ አና ሩዝ የመሳሰሉት ከሆነ በ ማንኪያ እመገባለሁኝ ወይም በ ሹካ እመገባለሁ። እንጀራና ዳቦ የመሳሰሉት ነገር ከሆኑ ደግሞ በእጄ እመገባለሁ ስለዚህ እኔ የምመገበው በአብዛኛው በእነዚህ ነው። እነዚህ አሁን ፓስታ መኮረኒ ሩዝ የመሳሰሉት ከሆነ በሱ በተለያዩ መባያ ተሰርቶላቸው እነዛን በማንኪያ እመገባለሁ። ሌሎቹን እንጀራና ዳቦ የመሳሰሉትና ቂጣ ከሆኑ ደግሞ በእጄ በወጥ እመገባለሁኝ።

ገመድ መጠቀም ታውቃለህ? አዎ አውቃለሁ። ገመዱን ለብዙ ጊዜ እጠቀማለሁ እንስሳት ስንገዛ ለእንስሳ ማሳሪያ እጠቀማለሁኝ እንጨት ስንገዛ ለእንጨት ማሳሪያ እጠቀማለሁኝ ለዥዋ ዥዌ ወይም ደሞ ለገመድ ዝላይ ስፖርት እጠቀማለሁኝ ለገመ ለልብስ ማስጫ የተጠበ ልብስ ማስጫ እጠቀማለሁኝ ለቤት ማገር ማሰሪያ እጠቀማለሁኝ ለብዙ ነገር እጠቀማለሁኝ ገመድን ከተን ከለት ከለት ኑሮዬ። ገመድን እጠቀማለሁኝ።

በስራ ጊዜ እረፍት ታደርጋለህ በስራ ጊዜ ብዙ እረፍት አላደርግም የስራው አይነት ያን ያክል እንደዚህ ረዘም ያለ ጊዜ እኔ መምህር ነኝ መምህር በመሆኔ እኔ በጣም ረዘም ያለ ጊዜ ካስተማርኩ ተማሪዎቹም እንዳርፉ ስል ምናልባት መሃል ላይ ትንሽ እረፍት እሰጣለሁኝ። በስራ ጊዜ እረፍት አላቅም። ስራ ጊዜ ስራ ነው እረፍት ብዙ ጊዜ በእረፍት ሰዓትም ወይም ደሞ ማታም ስላለ እናርፋለሁ እንጂ ስራ ሰዓት በስራ ሰዓት ስራ ነው እንጂ እረፍት አላደርግም

በቀን ምን ያህል ውሃ ትጠጣለህ? በቀን ከቢያንስ ከሁለት ሊትር በላይ እጠጣለሁ። እስከ ሁለት ሊትር ባለው እጠጣለሁ ያ ምንድነው? በተለይ በባዶ ሆዴ ጠዋት ጠዋት ተነስቼ ከሁለት ብርጭቆ እስከ ሶስት ብርጭቆ እጠጣለሁኝ። ስለዚህ ውሃ። በቀን ቢያንስ ለሁለት ሊትር ያክል እጠጣለሁኝ። በቀን ምን ያህል ውሃ እንደምጠጣ? በጥበብ በባዶ ሆዴ ብዙ ጊዜ እወስዳለሁ

በየትኛው እጅ ትጽፋለህ? እኔ የምጽፈው በቀኝ እጄ ነው። በተፈጥሮ በግራ በግራቸው የሚጽፉ በቀኛቸው የሚጽፉ ቢኖሩም። እኔ ባጋጥመኝ እንደማንኛውም እንደ ብዙሃኑ ሰው በሚባል ደረጃ በቀኜ ነው ምጽፈው። በግራዬ አልጽፍም ስለዚህ ብዙ ጓደኞች ማቃቸው በግራቸው የሚጽፉ ይኖራሉ። በሁለቱም የሚጽፉ ይኖራሉ። በቀኛቸው ብቻ ሚጽፉ አሉ። እኔ ግን በቀኛቸው ብቻ ከሚጽፉት አንዱ ነኝ።

ጥላ ወይስ ፀሀይ ትመርጣለህ? እንደሁኔታው ነው በጣም ፀሀይ ካለ ጥላ እመርጣለሁ በጣም በጣም ፀሀይ ከሆነ ደግሞ ጥላ እመርጣለሁ በአብዛኛው ግን ይሄ ሞቃታማ አካባቢ ይመቸኛል ቀዝቃዛ አካባቢ ብዙ አልወድም ለመኖርም ይሁን ለተወሰነ ጊዜ ለመቆየት ቀዝቃዛ አካባቢ ምርጫ አይደለም። ሞቃት አካባቢ ብዙ ጊዜ ያደኩበትም የኖርኩበትም ሞቃታማ አካባቢው ስለሆነ ሞቃታማ አካባቢ እመርጣለሁኝ።

ማህበራዊ ሚዲያ ትጠቀማለህ አዎ እጠቀማለሁኝ። ማህበራዊ ሚዲያ አብዝቼ እጠቀማለሁኝ እንደ ፌስቡክ ኢሞ ዋትሳፕ ቲክቶክ ቴሌግራም ቫይበር ኢንስታግራም የመሳሰሉትን እጠቀማለሁኝ። እንደዚህ ለአንዳንድ ለኮሚኒኬሽን ለመዝናኛ እጠቀማቸዋለሁ መልእክት ለመመላላክ የምጠቀማቸው አሉ። ለመዝናኛነት እንደዚሁ የምጠቀማቸው። ትምህርታዊ ነክ ለማግኘትም ደግሞ የትምህርት ነክ ሙያዬን ለማዳበር የምትጠቀማቸው አሉ እንደ ጌም የምጠቀማቸው አሉ። ስለዚህ ማህበራዊ ሚዲያን ነው በዛም አብዝቼ እጠቀማለሁ።

በእንጨት እሳት ማብሰል ታውቃለህ? አዎ በእንጨት እሳት ማብሰል አውቃለሁ። በእንጨት እሳት ማብሰል አውቃለሁ። ያም የተለያየ አሁን በተለይ በእናቶቻችን በገጠራማዋ ክፍል አሁንም በእንጨት ነው እሳት የሚበስለው። በከተማም ቢሆን አልፎ አልፎ መብራት በሚጠፋበት እና በመቆራረጥ በሚያጋጥምበት ሰዓት የምናበስለው በእንጨት ነው። ስለዚህ በእንጨት እሳት ማብሰል አውቃለሁ። ተማሪ እያለንም ድሮ በልጅነታችን ቤተሰቦቻችን በእንጨት ነው እሳት ነው ምግብን በእንጨት እሳት ነው ምግብ የሚያበስሉት። ወጥም ይሁን ማፈርፈሪያም ይሁን እንጀራም ይሁን የሚጋገረው በእንጨት እሳት ነው።

"ጊዜህን በደንብ ታስተዳድራለህ?" አዎ አስተዳድራለሁ። ጊዜዬን በእቅድ በተገቢው ሁኔት ዛሬ ምን ምን መስራት እንዳለብኝ ነገ ምን መስራት እንዳለብኝ ምን መሆን እንዳለበት የመማር ማስተማሩንም እያንዳንዱን ነገር ምን ማድረግ እንዳለብኝ በስርዓትና በትክክል አስተዳድራለሁኝ። ስለዚህ ጊዜዬን በአግባቡም በተገቢው ሁኔታ እጠቀምበታለሁኝ።

እሳት ማንደድ ትችላለህ? አዎ እችላለሁ እሳት ማንደድ እችላለሁ። በገጠራማው ክፍል ወይም ደግሞ ባደኩበት አካባቢ በአብዛኛው የምንጠቀመው የእንጨት እሳት ስለሆነ። ወይም እንጨት በማንደድ ስለሆነ ያደኩበትም ስለሆነ እሳት ማንደድ እችላለሁ። ምክንያቱም አሁንም አልፎ አልፎ መብራት ሲጠፋ ወይም ደግሞ ኤሌክትሪክ የመቆራረጥ ሲያጋጥም የምንጠቀመው እሳት ስለሆነ። እሳት ማንደድን በደንብ አድርጌ አሳምሬ እችላለሁኝ።

ምን የቤት እቃዎች ትጠቀማለህ? በቤት ውስጥ የምጠቀማቸው አብዛኞቹን እንደ ጭልፋ ማንኪያ ሹካ ጠርሙስ ጠረምጴዛ ወንበር አልጋ ልብስ እነዚህ የመሳሰሉትን በቤት እጠቀማለሁ እንዴ ስኒ ረከቦት እነዚህን የመሳሰሉት ባህላዊ ነገሮችን እጠቀማለሁ በአብዛኛው የምጠቀማቸው እንደ ጭልፋ ማንኪያ ሹካ ጀበና ረከቦት ዲስት ሸክላ ዲስት ብረትዲስት እነዚህን እጠቀማለሁ። ሌላ ከቢሮ ከሆነ ደግሞ እንደ ጠረምጴዛ ኮምፒውተር የመሳሰሉትን ነገሮች በአብዛኛው እጠቀማለሁ።

ስራህ አድካሚ ነው? አዎ ስራዬ እንደዛ አድካሚ ነው። ምክንያቱም ቆሜ ነው የማስተምረው የተለያዩ የዘመናዊ የማስተማሪያ ቴክኖሎጂዎች ብዙም የለውም እንደ ድሮ ቾክ ኤንድ ቶክ ወይም ደግሞ በማውራት ቾክ በመጻፍ በጥቁር ስልዳ ላይ በመጻፍ ወይም ሃይት ቦርድ ላይ በከለር በመጻፍ ነው የሚሆነው ተማሪዎቹን በመማር ምን ተማራችሁ ገባችሁ አልገባችሁም በማለት በመጠየቅ ከወዲያ ወዲህ በመንቀሳቀስ እያንዳንዳቸውን በማስረዳት ያልተረዱትን ደግሞ ደጋግሜ በመከለስ እንዲረዱ በማድረግ። ሌሎቹንም ደግሞ እንደዚህ የምጠቀማቸውን ማቴሪያሎች። የተለያዩ መጽሐፍትን በማገላበጥ ሪሰርች በማድረግ ለተማሪዎቹም ማዘጋጀት ነው። ስለዚህ የተለያዩ መጽሐፍቶችን የተለያዩ መማሪያ ትንንሽ አጫጭር ኮርሶችን ስለምሰጥ ለአንድ አመትም ለሳምንትም ለወርም ለአመትም ለሰሚስተርም ሊሆን ይችላል እነዚህን ነገሮች በመደጋገም የተለያዩ ተማሪዎችን ብቁ አድርጎ መገኘት ነው። ስለዚህ በእኔ በማስተምረው ትምህርት ተማሪዎቹ ወደፊት ራሳቸውን ቤተሰባቸውን ሀገራቸውን እንዲጠቅሙ ማድረግ ስለሆነ ቀላል ስራ የሚባል አይደለም። ስለዚህ ስራዬ አድካሚ ነው።

ምን አይነት ሙዚቃ ትወዳለህ? እኔ የምወዳቸው ሙዚቃዎች በተለይ የሀገር በቀል ሆነው ወይ ደግሞ የባህላዊ ሙዚቃዎችን እንደወረደው የሀገራችንን ባህር ሁኔታ ገጽታ የሚያሳዩ ሙዚቃዎችን እወዳለሁኝ። እነሱም እንደ አካባቢው ይወሰናል። ለምሳሌ እንደዚህ ለስለስ ያሉ ሙዚቃዎችን ስለ ሀገር ፍቅር ስለ ሀገር ሁኔታ ስለ ሀገር ብልጽግና ስለ ሀገር ሰላም ስለ ሀገር አንዳንዶችን የሚገልጹ የሙዚቃ አይነቶችን በጣም እወዳለሁኝ። በተለይ ቆየት ያሉና አርጀት ያሉ ሙዚቃዎችን በጣም እጠቀማለሁኝ። እነኚህና ክላሲካሎች በተለይ እነዚህ የባህል ሙዚቃ የሚባሉት በማሲንቆ በከበሮ በከራር በዋሽንት የተደገፉ ሙዚቃዎችን ብዙ ጊዜ እሰማለሁኝ። እነዚህ ነገሮች ሀገራችን ምርቶች ናቸው። የተለያዩ እነኚህ አምባሳል ባቲ አንቺ ሆዬ ባቲ ትዝታ የመሳሰሉ የሚባሉ ሙዚቃዎችን እነኚህን የሀገራችን ቅኝቶችን አብዝቼ እወዳለሁ። ወይ በእነዚህ የተዜሙ ዜማዎችን ማናቸውንም ሙዚቃዎችን አብዝቼ እወዳለሁ።

የፀሀይ መውጣትን ታያለህ አዎ የፀሀይ መውጣትን አያለሁ ብዙ ጊዜ የፀሀይ መውጣትን የማየው ቀድሜም ስለምንነሳ የፀሀይ መውጣትን ብዙ ጊዜ እመኛለሁኝ እመለከታለሁኝ። በገና አካባቢ እንደውም በእኛ በሃይማኖት አካባቢ በእኛ በሃይማኖት በኦርቶዶክስ እምነት ተከታዮች ዘንድ የሚባል ነገር አለ። የገና ጀምበር ወይም ደግሞ ገና በጠዋት ተነስታ በጧቱ ትጨፍራለች ይባላል። ስለዚህ እኛ ልጅ እያለን በቤተሰብ እንደውም እኔ የገናን ፀሀይ ወይም ጠዋት ስትወጣ ስትጨፍር ለማየት የሰፈሩ ሰው ወጥቶ ተራራ ላይ ይቆም ነበር። ስለዚህ ከዛም ጋር የተያያዘ ከእምነቴም ጋር የተያያዘ የተለያየ ጠዋት የጠዋት ፀሀይ ፈቅደህ ጎህ ደስ ስለሚል። አያለሁ ጠዋት ጠዋት በጣም ተመልክቼው ቆሜ አያለሁኝ

የምትወደው ስፖርት ምንድነው? የምወደው ስፖርት ይሄ መገለባበጥ የተለያዩ ቴክዋንዶ ወይም ደግሞ የፍጥነትን ቅልጥፍናን የሚጨምሩ የስፖርት አይነቶችን እወዳለሁ። አብዛኛው ጊዜ ጠዋት ጠዋት ተነስቼ ለሰላሳ ደቂቃ የምሰራቸው ስፖርቶች አሉ። እነዚህ ስፖርቶች ምንድን ናቸው? የገመድ ዝላይ ፑሻፕ ኩሻፕ ሴት አፕ እንጨት ላይ መንጠላጠል ሰምሶማ ሩጫ ሌሎችንም እንደዚህ አይነት ሰውነቴን ቅልጥፍ የሚያደርጉልኝ እና ለቀኔን ሊያሳምሩልኝ የሚችሉ አይነት ስፖርቶች ተድብርት ሊያስወጡ የሚችሉ ስፖርቶችን እሰራለሁ። ስለዚህ ስፖርት መስራት በአብዛኛው ለጤንነት ድብርትን ለመቀነስ የምግብ ፍላጎት እንደመጨመር ሙቀት ለመጨመር እንዲሁም ሌሎችን ጥቅሞች አሉት። በአጠቃላይ ስፖርት የምወደውን ይሄን እነኚህን ፍጥነትና ቅልጥፍናን የሚጨምሩ አይነት ስፖርቶችን አብዝቼ እወዳለሁ

ስልጠና ትወስዳለህ አዎ ስልጠና እወስዳለሁ ስልጠና አሁን በእያንዳንዱ ነገር ምን አይነት ስልጠና መሆኑን ግልጽ ባይሆንም። ትምህርት ነክ በሙያ አይነት ነገር ከሆነ እወስዳለሁ ነኝ ስልጠና የምወስዳቸው ለምሳሌ በስፖርት ከሆነ የስፖርታዊ ስልጠናዎችን አልፎ አልፎ አማክራለሁ ዩቲዩብ አያለሁ። በማህበራዊ ሚዲያ ወይም ደግሞ በልጅ ከጓደኞች ጋር ወይም ከሚያውቁ ሰዎች ጋር የተለያዩ ስፖርት ቤቶችም ሄቼ ስልጠና ወስዳለሁ። በሙያ ነክ ከሆነ ግን የተለያዩ አጫጭር። ትምህርቶችን አጫጭር መረጃዎችን በመውሰድ የተለያዩ ነገሮችን የትምህርቴን ተዋሮችን ምረዳበት አቅሜን ማዳብርበትን ጉዳዮች በመምረጥ። ስልጠና እወስዳሃለሁ ስለዚህ ማንኛውንም ስልጠና በህይወቴና በማህበራዊ ግንኙነቴዐይጠቅመኛል ብዬ ማስበውን ማንኛውንም ስልጠና እወስዳለሁ

ከቤትህ ስራህ ምን ያህል ይርቃል? ከቤቴ ብያንስ ከአምስት እስከ ስድስት ኪሎ ሜትር ይርቃል። ያ ምንድነው በአብዛኛው እኛ ሰርቪስ ስላለው ወይም ደግሞ ከስራው ከቤት ወደ ስራ ቦታ የሚወስድ መኪና ስላለ በዛ ነው የምንጠቅመው ያን ያክል አንቸገርም። ስለዚህ የነኛው በትንሹ ከአምስት እስከ ስድስት ኪሎ ሜትር የሚርቅ፤ ርዝመት አለው ማለት ነው። ስለዚህ ያን እያንዳንዱን በመኪና ካመለጠ የሶስት ፊርማታ መንገድ አለው ማለት ነው። ስለዚህ ታክሲ ይዘን መኪና ሰርቪስ ካመለጠን ወይም ደግሞ ከቤት ወደ ስራ ቦታ የምወስደው የግቢ ወይም የስራ ቦታ መኪና ካለፈን በታክሲ እንሄዳለን። ታክሲ ደረጃ ከሆነ ከ ከሰላሳ እስከ ሰላሳ አምስት ብር በሚያስወጣ ታክሲ እንጓዛለን ማለት ነው።

ጠዋት በስራህ ምን ታደርጋለህ? ጠዋት በስራ ምን ማደርገው? የተለያዩ እንዲህ እንዳልኩት ይሄን ጠዋት ተነስቼ የተለያዩ ስፖርታዊ እንቅስቃሴዎችን ካደረኩ በኋላ ሻወር እወስዳለሁ ሻወር ከወሰድኩ በኋላ የተለያዩ እንደ አየሩ ሁኔታ በደንብ ተረድቼ አየሩ ሞቃት ከሆነ ቀለል ያሉ ልብሶችን ቀዝቃዛ ከሆነ ሙቀት የሚሰጡ ልብሶችን መርጬ አስቀምጣለሁ ከዛ በኋላ ቁርሴን በልቼ ወደ ስራ ቦታ መጓዝ ነው። ስለዚህ እነኚህን ነገሮች ጠዋት በስራ ምን እንደማደርጋቸው እንደየሁኔታው እንደየወቅቱና እንደ ስራዬ ሁኔታ ይወሰናል። ስለዚህ የእያንዳንዱን ነገር በዛ ላይ ተሞርኩዤ ወይም ደግሞ በዛ ላይ አቅጄ እያንዳንዱን እንቅስቃሴዬን እንዲህ ከላይ እንዳልኩት እንዲህ ሁኔታዎቹ ራሴን አስተዳድራለሁ።

የትኛውን የቀኑን ሰዓት ትወዳለህ? በአብዛኛው ይሄን ሰዓት ነው የምወደው ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ያለውን ሰዓት እወዳለሁ። ምክንያቱም አብዛኛውን ጊዜ የድካም ቀለል የሚልበት የአንዳንዱ የቀኑን የስራ ውሎውን የምታገናዝበት ምን ሰራው ምን አደረኩ ምን ቀረኝ ምን ጎደለኝ ተብሎ ኦዲት ወይም ደግሞ የራስን የምንገመግምበት ሰዓት ስለሆነ እነኛን እንትኖች እወዳቸዋለሁ። በአብዛኛው ደግሞ ወጣ ብሎ ወደ መክሰስ ሰዓት ስለሆነ ቀና ብሎ ከጓደኛ ጋር ብዙ ጊዜ ከስራ በኋላ የምገናኝበት ሰዓት ስለሆነ እነኚህን ሰአቶች በጣም እወዳለሁኝ። ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ያለውን በጣም የሚመቸኝ ሰዓት እና ከቀን ውስጥ ያሉ ሰአቶችን እኔ ተመራጭ አድርጌ የምወዳቸው ሰአቶች ናቸው።

ምግብህን ለሌሎች ማካፈል ትወዳለህ? አዎ ምግቤን ለሌሎች አካፍላለሁ በእኛ ሀገር አባባል ብቻውን የበላ ብቻውን ይሞታል ይባላል። ስለዚህ የምችለውን ያክል እስከምችለው ድረስ አካፍላለሁኝ ያ ማለት የማካፍለው ሰውዬ እንደየሁኔታው መሆን ይችላለን። አሁን ለምሳሌ እንደዚህ በጣም አቅመ ደካማ ችግረኛ ከሆነ ምግቤን አካፍላለሁ። ስለዛ አለበለዛ ደግሞ ለሌሎችም ለጓደኞቼ ከሆኑ ሌሎች አካላት ከሆኑ አብረን እንበላለን። የተጫወትን አብረን እንጠቀማለን። ስለዚህ በአጠቃላይ ምግብን ምግቤን ለሌሎች የማካፈል ልምድ አለኝ። አካፍላለሁ

የምትወደው ቁጥር ስንት ነው? የምወደው ቁጥር አስራ ሁለት፣ አስራ አምስት፣ አስራ ዘጠኝ፣ ሃያ አንድ፣ ሃያ አረት። በትንሹ በ አጠቃላይ አንድ ቁጥር ለመጣራት ከተፈለገ ስምንትን አስራ ሁለትን ነው።

በመስመር ላይ ሙዚቃ ትሰማለህ? አዎ እሰማለሁኝ። በአብዛኛው የተለያዩ እንትኖችን የመስመር ላይ ሙዚቃዎችን መሆን ይችላል የራሴን ከሆነ ግን በኤርፎን በራሴ ኤርፎን ሰክቼ ሙዚቃዬን ምፈልገውንና የማክብረውን የምወደውን የሀገር በቀሉን የተለያዩ የሚመቸኝን የሀገር የተለያዩ የውጭ ሀገሮች ሙዚቃም ሊሆን ይችላል ይመቸኛል ብዬ ያሰብኩትን በኤርፎን እየሰማሁ መስመር እጉአዛለሁ በተለይ ብዙ ጫጫታና ወከባ ወይም ደግሞ ሁከት ባለበት አካባቢ ላይ። ኤርፎን እሰካና እነኛን አካባቢዎች እቀመጣለሁ ስለዚህ ብዙ የተለያየ ኤክስተርናል ወይንም የውጭውን አለም። ሁከት ጫጫታና ረብሻ ላለመስማት ስል ኤርፎን ሰክቼ የምፈልገውን ሙዚቃ በትክክልና በተገቢ ሁኔታ ወይም ደግሞ እያንዳንዷን በሚመቸኝ ሁኔታ እሰማለሁ ስለዚህ በአጠቃላይ በመስመር ላይ ሙዚቃ እሰማለሁ። የተለያዩ ሙዚቃዎችን በምፈልገውና በሚመቸኝ መልኩ እሰማለሁኝ።

ከስራ ባልደረቦች ጋር ጥሩ ግንኙነት አለህ አዎ ከስራ ባልደረቦቼ ጋር እጅግ በጣም በሚገርም ሁኔታ ጥሩ ግንኙነት አለኝ። ምክንያቱም ከስራ ባልደረባ ጋር ፊት መንሳት መጣ ምናምን አያስፈልገውም ስለዚህ ስራውም እንዳይበላሽ ሲባል ጥሩ ጓደኛ ስለሆነ ስራ ባልደረባ ጋር ጥሩ የሚባል ግንኙነት አለኝ። ያ ማለት ስራው እንዴት ይሰራል እንዴት ነው የምሰራው ምንድነው የሚያመጣው ነገር እንዴት እናድርገው? የሚለውን በመመካከር እና በመወያየት እያንዳንዱን በመግባባት እና ችግሮች ካሉም በትክክል በመፍታት እነዚህ ነገሮች ተወያይተን ና ተቀራርበን ግንኙነት በመፍጠር እንሰራለን። ስለዚህ ከስራ ባልደረቦች ጋር ጥሩ ግንኙነት የግድ ነው። የግድ ካልሆነም እያንዳንዱን ነገር በትክክል አግባብ ባለመኖሩ ሊበላሽ ይችላል። ስለዚህ ተኮራርፎና ከአንዱ ጋር ተደባብሮ የማይሆን ነገር ስለሆነ የግድ ተገብቶና ተስማምቶ መስራት ግድ ይላል። ስለዚህ ካለኝ ተፈጥሮኝ ባህሪም ከሰዎች ጋር የመግባባት አቅም ና ችግር ስላለብኝ ከስራ ባልደረቦቼ ጋር በትክክልና በስርዓት ተግባብተን እንሰራለን።

ማሸለፍ ትችላለህ አዎ በተለይ በጣም ብዙ ጊዜ ደክሞኝ ወይም ደግሞ በቤት ውስጥ የተለያዩ ስራዎችን ሰርቼ በምደክምበት ሰዓት ማሸለፍ እችላለሁ። ስለዚህ እነዚህ ነገሮች የተለያዩ ጊዜውን እረፍት ለማግኘት ሌሎቹንም እንትን ላለመረበሽ። በግሌ በተለያዩ ሁኔታዎች ሆኜ ገለል ብዬ ራሴን አማራጭ ወስጄ ማሸለም እችላለሁ። ምክንያቱም እኔኖቹን እያንዳንዱ ነገር ድካም ሲሰማኝ እንቅልፌ ሲመጣ ሌሎቹን ነገሮች አደርጋለሁ። ስለዛ አንደኛ የምጠቀምበት መንገድ ምንድነው? እነኚህን ማሸለፍ የሚለውን የራስን የማዝናኛ ወይም ደግሞ ራስን ፈታ የማድረግ ከእንቅልፍም የመቀላቀል ዘዴ ስለሚሆን እጠቀማለሁ

የስራ ቦታ ደህንነት እንዴት ነው? የስራ ቦታ ድህንነት በጣም በሚባል ደረጃ ጥሩ ነው። ምክንያቱም እንደዚህ ከሌብነትም ይሁን ከረብሻም ይሁን ከሌሎች ነገሮች ከጸጥታ ዘርፍም አኳያ በጣም ደህንነቱ የተጠበቀና የተሟላ ሰላም የሚሰማው አካባቢ ነው። ምክንያቱም ደግሞ ያለው በውስጥም የጸጥታ ዘርፎች አሉ ሌሎችም ራሱ የተማረም የአካል ስለነበረበት ያን ያክል ለደህንነት የሚያሰጋ ሁኔታ ወይም ደግሞ ምቾት የሚነሳ አካባቢ አይደለም። ስለዚህ የስራ ቦታ የደህንነቱ እጅግ በጣምና አስተማማኝ በሚባል ደረጃ የተከበረና ጤንነቱ የተጠበቀ ነው። ስለዚህ የስራ ቦታዬ በአግባቡና ሁሉንም ነገር በማይረብሽ ሰላም በሚሰማው መልኩ ሁኔታ የተቀመጠ ስለሆነ በስራ ደህንነት አግባብና ምቹ ነው

የምታውቀው አንድ ምሳሌ ንገረኝ! ምሳሌያዊ አነጋገር ነው? ምሳሌያዊ አነጋገር ከሆነ እኛ ስንማርም ታች በአማርኛ ብዙ የተማርናቸው አሉ። ከዛም በላይ ልናገር እችላለሁኝ። ለምሳሌ "ሲሮጡ የታጠቁት ሲሮጡ ይፈታል"፣ "ዘጠኝ ሞት መጣ ቢለው አንዱን ግባ አለው በለው" "የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ" የመሳሰሉት ብዙ የአማርኛ ምሳሌዎች አሉ።

የስራ እድገት እየፈለክ ነው? አዎ የስራ እድገት እፈልጋለሁ። ስለዚህ በምሰራው እያንዳንዱን ነገር በሰራሁት ልክ የወደፊት ቀስ በቀስ የወደፊትም ኑሮም እየጨመረ ሁኔታዎችም እየጨመሩ ሁሉ ነገር እየጨመረ ስለሆነ በተቻለ መጠን የተሻለ ደሞዝ የተሻለ ክፍያ የተሻለ ደረጃ ላይ እንዲደርስ እፈልጋለሁ። ያ ምንድነው? የራሱ ዋናውም የስራ ሁኔታውም የስራ ሂዴት ስለሆነ። የእያንዳንዱ እድገት ይፈልጋል እድገት የሚፈልገው ደግሞ የተሻለ ኑሮና የተሻለ ስራ ኖሮት የተሻለ አለም አበርከት የተሻለ ሀላፊነት ለመውሰድ እስከሆነ ድረስ እድገት ወይም ደግሞ የስራ እድገት እየፈለኩ ነው።

የአመራር ሚና አለህ? አለኝ አዎ ሚናዬ እንደዚህ ወይም ደግሞ እስካሁን ያለን አክል እንደዚህ የሚባል እዚህ ግባ የሚባል ባይሆንም የአመራር ሚና አለኝ። ስለዛ አመራር ደግሞ ከልምድ ከስራ ከልምምድ የሚመጣ ነው እንጂ በተፈጥሮ ያን ያክል የአመራር ተብሎ የሚፈጠር ወይም ደግሞ የሚወለድ ሰው አይኖርም። ስለዚህ ከጊዜ ወደ ጊዜ ከቦታ ወደ ቦታ ከሁኔታዎች ወደ ሁኔታዎች በመቀያየር የአመራር ልምድን ማዳበር ይቻላል። ስለዚህ እኔም የአመራር በተፈጥሮ የማንኛውም ሰው እንደሚያደርገው የአመራር ልምድ አለኝ ምክንያቱም ቤተሰቤን በትክክልና በተገቢው መልኩ እየመራሁ እያስተዳደርኩኝ ነው። ስለዚህ ያ ደግሞ ማለት ቤተሰብን አመራር ማለት የትም ቦታ ቢሄዱ ቤተሰብ መምራት የቻለ ማንኛውንም በመስሪያ ቤትም ይሁን በሌሎች ጋር አማራር ነው ያለው። ስለዚህ በሙያዬ መምህር ስለሆንኩ መምህር ደግሞ የትኛውንም ይሁን የአመራር ብቃት ይኖረዋል።

የአካባቢው ገበያ እንዴት ነው? አካባቢው ገበያ አሁን በጣም ከባድ ነው። ምክንያቱም ሁሉ ነገር ተወዷል። በጣም የተወደደ እያንዳንዱ ነገር ቀን ከቀን ከሰአት ሰዓት ከ ወራት ወራት በጣም እየጨመረብን ነው። ስለዚህ የአካባቢው ሁኔታ ያልተረጋጋና ሰላማዊነት የሚሰማው ነገር አይደለም። ስለዚህ የአካባቢ ገበያ በጣም ውድና አስቸጋሪ ነው። ምክንያቱም ተቁጥጥር ውጪ ይሆናል። እያንዳንዱ ጠዋት የሚገዛው አንድ አይነት እቃ ከምትተሰዓት ዋጋው ጨምሮ ነው የሚገኘው። ስለዚህ አካባቢው ገበያ በኢትዮጵያ ያልተረጋጋና ሰላም የሌለው ነው